እሺ ምን የቤት እቃ? እቃዎችን ትጠቀማለህ ይላል እንግዲህ ምን የቤት እቃዎችን ትጠቀማለህ የሚል ጥያቄ ነው አሪፍ ጥያቄ ነው። እንግዲህ እንግዲህ የቤት እቃዎችን ብዙ አይነት እቃዎች እጠቀማለሁ የተለያዩ የተለያዩ እቃዎችን እጠቀማለሁ እንግዲህ ብዙ አይነት እቃዎች አሉ። እንግዲህ በምሳሌ ያክል ስንመለከት እንግዲህ ብዙ ብዙ ከቤት ውስጥ እንኳን ብንነሳ በጣም ብዙ መገልገያ እቃዎች አሉ በጣም ብዙ ብዙ የምንላቸው እና እንዲሁ የተለያዩ ለምሳሌ መመገቢያ ሊሆን ይችላል የምንጠጣበት ሊሆን ይችላል እንዲሁም ደግሞ ማብሰያ ሊሆን ይችላል እንዲሁ ደግሞ የተለያዩ ምግቦችን ሰርተን የምናስቀምጥባቸው እቃዎች ሊሆኑ ይችላሉ። እንግዲህ ብዙ አይነት ብዙ አይነት ማለት እንችላለን። ለምሳሌ የማብሰያ እቃዎችን ስንመለከት ለምሳሌ ብረትድስቶች ይኖራሉ የተለያዩ አይነት ያላቸው እንዲሁም ደግሞ የተለያየ ሁኔታ ያላቸው ወይም ደግሞ ተለቅ ያሉና ትናንሽ የሆኑ ሳይዛቸው የተለያየ ይኖራሉ። እንዲሁም ደግሞ የተለያዩ ለምሳሌ ከዚህ ከፍ ያሉ ትላልቅ ለምሳሌ ድግስ ምናምን የሚሰሩባቸው ስንመለከት እንግዲህ ትላልቅ እነኚህ ጋሎን የሚባሉት ትላልቆች በጣም ብዙ ሰው ማስተናገድ የሚችል በአንዴ በርካታ ሰዎችን ሊያስተናግድ የሚችል በዛ በትልቅ ብረትድስት በደንብ ወጥ የሚሰራበትና በርካታ ወጥ የሚሰራበት ነው። እንደዚህ እንደዚህ ያሉ አሉ። እንዲሁም ደግሞ ለምሳሌ የተለያዩ የተለያዩ ለምሳሌ ሮቶ የምንላቸው አሉ የተለያዩ ሮቶ አይነት ፕላስቲክ የሆኑ እንዲሁም ደግሞ መጠጫ ሊሆን ይችላል የብርጭቆ አይነት ሊሆን ይችላሉ። እንዲሁ ደግሞ የላስቲክ መጠጫ ሊሆን ይችላሉ እንደዚህ ኩባያም የሚባሉ እንደዚሁም ደግሞ ማንኪያ የተለያዩ ለቤት ውስጥ ልንጠቀምባቸው የምንችላቸው በጣም ብዙ እቃዎች አሉ። እንግዲህ በጣም በርካታ ናቸው። እንግዲህ ያው እኔ በሚገባ እንግዲህ የምጠቀምባቸው የመጀመሪያውን እንግዲህ ስንመለከት ምንድነው የመጀመሪያው እንግዲህ የ የምግብ ማብሰያ ነው። እንግዲህ ያው የትኛውም ነገር ነው መስራት መጀመሪያ ምግብ እንደመመገባችን መመገብ እንዳለብን ያው ይታወቃል። እና እንግዲህ መጀመሪያ ላይ ስጠቀም ምንድነው ለምሳሌ የተለያየ ነገር ለመስራት ስፈልግ ለምሳሌ የተለያዩ ሳህኖችን አዘጋጃለሁ። እንዲሁም ደግሞ ሰርቪሶችን አዘጋጅና ከዛም በኋላ ደግሞ የ ምግብ የምሰራበትን ወይም ደግሞ ወጡን የምሰራበትን የተለያዩ ብረድስቶች መጠናቸው አነስ ያሉ አነስ ያለች ብረድስት አዘጋጃለሁና ለምሳሌ እንደሱ በሚገባ ወጥን እንሰራበት ይላል እንዲሁ ደግሞ የምመገብበትን ምግቡን የማደርግበት ትሪ ይኖራሉ አነስ ያሉ ትሪዎች ወይም ደግሞ የተለያዩ ሳህኖች ይኖራሉ። እና ከዚህ ከዚህ አንፃር ብዙ የምንላቸው አሉ እንግዲህ ቤት ውስጥ መገልገያ ከዚህ ቀጥል ለምሳሌ ማንኪያን ስንመለከት እንግዲህ አሁን ማንኪያ በብዙ መንገድ እንገለገልበታለን እና ለምሳሌ ተለይ ለምሳሌ ፓስታዎችን ምናምን የምንበላባቸው እነዚህ ሹካ ማንኪያዎች አሉ። እንግዲህ ከዛም አለፍ ስንል ደግሞ ምግባችንን በልተን የምንጠጣበት ውሃ የምንጠጣበት ወይም ደግሞ የተለያየ ነገር የምንጠጣበት ለምሳሌ ስንመለከት የተለያዩ ብርጭቆ ይኖራሉ እንዲሁ ደግሞ የተለያዩ ፕላስቲክ የሆኑ መጠጫዎች ይኖራሉ እና ከዚህ ከዚህ አንፃርም ይሄንን መመልከት እንችላለን። እንደዚሁም ደግሞ ጥሩ የሆነ የመመገቢያ ትሪ እንዳልኩት እሱ ይኖራል። እና ከዚህ ከዚህ እንግዲህ ከቤት ውስጥ ደግሞ ወጣ ብለን ስንመለከት እንግዲህ ብዙ ነገሮችን ማየት ይችላል ያው ቤት ውስጥ ራሱ በጣም በርካታ አሉ። ለምሳሌ ቤት መወሪያ እንግዲህ ልንሆን ልችላለህ ለምሳሌ መቀመጫዎችን ልንሆን ይችላል እኔ የምንቀመጥበት መቀመጫ እንግዲህ ብዙ ብዙ ማየት እንችላለን ማለት ነው። የቤት እቃዎች ትጠቀማለህ በሚለው እንግዲህ በርካታ የቤት እቃዎችን እጠቀማለሁ ማለት ነው። ለምሳሌ ከዚህ ጋርም በመቀጠል ጥሩ የምጠቀምበት እንግዲህ ከቤት እቃ ውስጥ ስንመለከት ለምሳሌ የተለያዩ የ የአታክልት ማስቀመጫዎች ወይም ደግሞ አታክልትን በቀላሉ ቀለል ያለ ምግብ የምንሰራበት ሂደት ወይም ደግሞ አታክልቶቹን የሆነ አርፍ የሆኑ ሳህኖች ጉድጓዳ ሳህኖች በእነሱ አድርገን ለምሳሌ አቮካዱን አውል በሚገባ በራይስ በጉድጓዳ ሳህን አሳምሬ ከላጥኩና ከከተፍኩት በኋላ እዛ ውስጥ በቀላሉ በማንኪያ እንትን ነው እና በሚገባ ለምሳሌ ዳቦ የምንለው በሱ መመገብ የሚችልበት ይለናል። እና በጣም በይበልጡ በየጊዜው የምትጠቀምበት እንግዲህ ያው መመገቢያ ነው። ዋነኛው ዋነኛው እና ዋነኛው የመጀመሪያው ማለት እንችላለን ምክንያቱም እያንዳንዱ ለምሳሌ ጠዋቅ ቀን ማታ አራት የምንለው ለምሳሌ ቁርስ መሳራት በእነኚህ እቃዎች ነውና የምመገበው ይሄን ይመስላል እንግዲህ ያ

እሺ ሹራብ መስፋት ትችላለህ የሚል ጥያቄ ነው? አሪፍ ጥያቄ ነው። ያው እንግዲህ ብዙም ጊዜ የተለያዩ በተለያየ ምክንያት እንግዲህ ልብስ በቀላሉ የምንለብሰው ልብስ ወይም ደግሞ የተለያዩ አልባሳት የምንለብሳቸው የባህል ልብስ ሊሆን ይችላሉ እንዲሁም ደግሞ ለስራ ቦታ ስንሄድ የምንለብሰውን ሊሆን ይችላል። እንዲሁም ደግሞ ቤት ውስጥ የምንለብሳቸው የተለያዩ ቱታ ልብሶች ሊሆን ይችላሉ። እንዲሁም ደግሞ የተለያየ ጉዳይ ሲኖር ብሎም ደግሞ የተለያየ አስቸጋሪ ወይም ደግሞ በጣም ጥሩ የተባለ ቦታ ላይ ለምሳሌ ስንሄድ ለምሳሌ የተለያዩ የምንለብሳቸው ጠንከር ጠንከር ያሉ ልብሶች አሉ ወይም ደግሞ ለምሳሌ ሱፍን ስንመለከት እንደዚህ እንደዚህ ያሉ ልብሶች ይኖራሉ እና እንግዲህ እነኚህ ልብሶች በተወሰነ ሂደት የሆነ አጋጣሚ ላይ የመቀደድ ባህሪ ይኖራቸዋል ማለት ነው። እንግዲህ ወይም ደግሞ የሆነ ቦታ ስፌቱ የመፈንዳት ሁኔታ ሊኖር ይችላል። ወይም ደግሞ የተለያዩ ቦታዎች ላይ ለምሳሌ ጋሬጣ ሊቀደው ይችላል። ጋሬጣው ላይ ደግሞ ይሄ እንጨት የምንለው እንዲሁ ደግሞ አጋጣሚ በሆነ ምክንያት ለምሳዬ ከመኪና ስናወርድ አጋጣሚ የሆነ ነገር ይዞ ሊቀደድብን ይችላል። የተለያዩ ነገሮች አጋጣሚ ሆኖ ሊቀዱብን ይችላሉ ወይም ደግሞ አጋጣሚ ሆኖ ልብሱ ስፌቱ የመፈንዳት ባህሪ ይኖረዋል። እና እንግዲህስ ያው እንደ አጠቃላይ ሹራብ መስፋት ትችላለህ የሚል ጥያቄ ነው? እንግዲህ ያው ከላይ የምንለው ሹራብ ማለት እንግዲህ ያው ከላይ የምንለብሰው ማለት ነው። ከላይ ለምሳሌ ከስር ሸሚዝ ወይም ቲሸርት እንለብስና ከላይ ሹራብ የምንለው እንለብሳለን ማለት ነው። ሱራቡ እንግዲህ ያው ጠንከር ያለ ወይም ደግሞ ወፈር ያለ ልብስ ነው ማለት ነው። የተለያዩ ለምሳሌ ብርድ አካባቢ ላይ የምንለብሰው ጠንካራ ያለ ሹራብ ይኖራል ኮፍያ ያለው ሊሆን ይችላል እንዲሁም ደግሞ የሌለው ሊሆን ይችላል። እንደዚሁም ደግሞ ብርድ በጣም በሚኖርበት ጊዜ ላይ ነው እንግዲህ እንደዚህ ጠንከር ያሉ ወይም ደግሞ ወፈር ያሉ ልብሶችን የምንለብሰውና ሹራብ ያው ከዚህ ጋር ይካተታል ማለት ነው። እንግዲህ ሹራብ የሚለበሰው እንዳልኩት ሰውነታችን ሙቀት ሲፈልግ ወይም ደግሞ አየር ንብረቱ ቀዝቃዛ ሆኖ ግዴታ ሙቀት መሰብሰብ ይኖርበታል ብለን ስናስብ ከላይ ሹራብ እንለብሳለን እና ከዚህ ከዚህ አንፃር ሹራብ እንለብሳለን እና እንግዲህ ሹራብ ደግሞ አጋጣሚ ሆኖ ለምሳሌ እጁ ስር ሊፈነዳ ይችላል የሆነ ቦታ ላይ አጋጣሚ የመቀደድ ባህሪ ይኖረዋል። በተለያዩ ሁኔታዎች ሊቀደድ ይችላልና እሱ እንግዲህ የመቀደድ ባህሪ ሲያሳይ ምንድነው? በተለያየ ሁኔታ መሰፋት ይችላል ለምሳሌ ማሽን የሚሰፋው ሂደት አለ ወይም ደግሞ መኪና ክር የምንለው ማለት ነው። እንዲሁም ደግሞ በቀላሉ በትንሿ ከመጀመሪያው ተለምዳ የመጣች ለምሳሌ በመርፌ የምንላት የሆነ መርፌ ውስጥ የሆነ ክር እንከትና የዛ ልብስ የሚመሳሰል ክር እንከትና በዝያ በመርፌ እንሰፋለን ማለት ነው። ለአንደኛው ደግሞ ለሁለተኛው ደግሞ እንግዲህ አሁን በዘመናዊ መንገድ በቀላሉ የሚሰፋበት ያው እንግዲህ መኪና የምንለው ያው ደግሞ መኪና ስፌት የሚሰፉ ማለት ነው። በክር የሚሰፉት በቀላሉ ማለት ነው እንግዲህ የመኪና ስፌት የምንለው እንግዲህ በሁለት አይነት መንገድ እንዳልኩት መስፋት ይቻላል ያው እኔ እንግዲህ የምችልበት የመርፌዋን ነው ማለት ነው መርፌ በመርፌዋ መስፋት እችላለሁ ይሄ በመኪና ወይም ደግሞ በዘመናዊ መንገድ የሚሰፋበትን ሞክሬውም አላውቅም። እና ያው አልችልበትም ያው በጊዜ ሂደት አይቼ ማወቅ እችላለሁ ግን ያው አሁን ባለሁበት ሁኔታ አልችልበትም። እና ያው እኔ የምችልበት በመርፌ ያለችውን ወይም ደግሞ ይቺ በቀላሉ በትንሽዬዋ በሾለችዋ መርፌ በሱ መስፋት ነው ማለት ነው። እና እንደ አጠቃላይ እንግዲህ ይሄን ይመስላል እንግዲህ ያው በመኪና ሲሆን በቀላም በቀላሉ የመሰራት ወይም ደግሞ የመሰፋት ሂደት ይኖረዋል ማለት ነው። እንግዲህ ሲሰፋ በተለያየ መንገድ ለምሳሌ መጨማደድ ባህሪ ያሳያል እንዲሁ ደግሞ የሆነ ጨረት ጨረት ያለ ምልክት ሊኖረው ይችላል እና ከዚህ ከዚህ አንፃር በብዙ መንገድ ማየት እንችላለን ማመዛዘን እንችላለን እነዚህ ሁለት መስፊያ ሂደቶችን እና እንግዲህ በጣም አሪፍና ኳሊቲ አድርገው በጥሩ ሁኔታ ይሰፋል የሚል ነው። እንግዲህ ያው ይታወቃል የመኪና ቤት ወይም ደግሞ ይሄ በመኪና የሚሰፋው ማለት ነው በሚገባ ይሰፋዋል ማለት ነው። በዘመናዊ መንገድ ያለው እንዲሁም ደግሞ ያው ትንሽ የጨምደድ ምናምን የሚያደርገው እቺ በመርፌ መስፋት የምንላት ማለት ነው መርፌ ብቻዋን መርፌ ውስጥ ከተን ክሩን በእጃችን ራሳችን መስፋት የምንችልበት ማለት ነው። ያው በመኪናው ደግሞ ያኛው በኤሌክትሪክ የሚሰራው በቀላሉ መኪና ቤት ሄደን የምናሰራበት ሂደት አለ ማለት ነው። እና በዚህ መንገድ ነው ማለት ነው እንደ አጠቃላይ ስንመለከተው ይሄን ይመስላል። እንግዲህ እንደ

የምትወደው ፍራፍሬ ምንድነው? የሚል ጥያቄ ነው። ጥሩ ጥያቄ ነው እንግዲህ ያው ብዙ አይነት ፍራፍሬዎች አሉ በሀገራችን የሚለው በጣም በጣም በርካታ። የፍራፍሬ አይነቶች አሉ በጣም ጥሩ ጥቅም ያላቸው የፍራፍሬ አይነቶች አሉ። አንዳንዶቹ እንግዲህ በተወሰነ መንገድ ስንመለከታቸው እንግዲህ አንዳንዶቹ ለአእምሮአችን በደንብ እንዲፈጥን ወይም ደግሞ በደንብ እንዲያስብ የሚረዱን አሉ። አንዳንዶቹ ደግሞ ለሰውነታችን ግንባታ ወይም ደግሞ ሰውነታችንን የሚያደራጁ የተለያዩ ሚዛኖችን የሚሰጡን አሉ። አንዳንዶቹ ደግሞ የተለያዩ አጥንት ጥንካሬን የሚሰጡን አሉ። እንዲሁም ደግሞ አንዳንዶቹ ፍራፍሬዎች ደግሞ የተለያየ ነገሮችን ወይም ደግሞ የተለያየ ይሄ ሰውነት አካላታችንን አካላችንን በሚገባ የሚጠግኑልን ወይም ደግሞ አካላችንን በደንብ የሚገነቡልን ፍራፍሬዎች አሉና። እንግዲህ የምትወደው ፍራፍሬ ምንድነው? የሚል ጥያቄ ነው። እንግዲህ የምወደው ፍራፍሬ ብዙ ፍራፍሬ አይነቶች አሉ የምወዳቸው የተወሰኑትን ያው ለመጥቀስ እሞክራለሁ። እንግዲህ ያው እንግዲህ ብዙ አይነት እንዳልኩት ፍራፍሬዎች አሉ። ለምሳሌ ያክል እንግዲህ ስንመለከት የመጀመሪያው እንግዲህ አቮካዶ ነው። አቮካዶ እኔ በጣም ደስ ከሚሉኝ ምግብ ወይም ደግሞ የፍራፍሬ የምመገበው በጣም ደስ የሚለኝ ምግብ ነው ማለት ነው። እንዲሁም ደግሞ አቮካዶ ከአቮካዶ ሲቀጥል እንግዲህ የማየው ወይም ደግሞ በጣም ደስ የሚለኝ ሙዝ ደስ ይለኛል። እንዲሁም ደግሞ ፓፓያ ደስ ይለኛል። ብርቱካን ደስ ይለኛል ከዚህም አለፍ ስል ደግሞ ማንጎ ደስ ይለኛል አፕልም ደስ ይለኛል። የተለያዩ ለምሳሌ ከዚህም አለፍ ስንል ብዙ እንዳልኩት ይኖራሉ። ወይም ደግሞ በበረካታ አሉ ለምሳሌ ካዛሚሮ ስንመለከት እኔ አሁን በጣም ደስ ይለኛል ማለት ነው። እነኚህ እንግዲህ ለምሳሌ የጠቀስኳቸውን በተወሰነ መንገድ በጣም በርካታ በርካታ ጥቅሞች አሏቸው ማለት ነው። እንዲሁም ደግሞ ጥሩ የሆነ የአእምሮን ሊሆን ይችላል የሰውነት ጥንካሬ ሊሆን ይችላል። ወይም ደግሞ የአጥንት ጥንካሬ ሊሆን ይችላል። እንዲሁም ደግሞ የሰውነት እያንዳንዱ የጡንቻችንን ይዘት በሚገባ ሊያስተካክሉ የሚችሉ ናቸው ብዬ አምናለሁ። በሚገባ እንዲሁም ደግሞ ትልቅ የሆነ የጤና መጠበቂያ ወይም ደግሞ ጤናችንን በሚገባ ከተለያዩ በሽታዎች ሊከላከሉ የሚችሉ አትክልቶች ናቸው ማለት ነው። እንግዲህ ስንመለከት ወይም ደግሞ ፍራፍሬዎች ናቸው ማለት ነው። እንግዲህ እንግዲህ ፍራፍሬን እንደ አጠቃላይ ስናየው በጣም በልዩ ሁኔታ በጣም በርካታ ወይም ደግሞ በርካታ ጊዜያትን ቆይቶ የሚደርስ ነው ማለት ነው። ፍራፍሬ በባህሪው በፍጥነት ወይም ደግሞ በትንሽ ወራት ውስጥ ብቻ ሊደርስ የሚችል አይደለም በወራት ለምሳሌ የፓፓያን ስንመለከት በ በዘጠኝ ወር የሚደርስ ፓፓያ ወይም ደግሞ ፍሬ የሚጥል ፓፓያ አለ። እና ያው እንደ አጠቃላይ ዞሮ ዞሮ ግን በአመት ላይ ጥሩ የሆነ እያንዳንዱ ከአመት ጀምሮ ትልቅ የሆነ ምርት እየሰጠ የሚሄድበት ሂደት አለ አንዳንዱ አመት ከስድስት ወር አለ ሁለት አመት አለ ሁለት አመት ተኩል ሶስት አመት አለ እንደዚህ እንደዚህ እያለ ይቀጥላል ማለት ነው። እንግዲህ እንደየአታክልቱ ሂደት ወይም ደግሞ እንደየድቃዩ ሂደት ነው ማለት ነው። አታክልቱ በተደቀለበት ወይም ደግሞ ፍራፍሬው ያደቃቀል ሂደቱ የፍሬ የመስጠት ሂደቱን ያፋጥነዋል ወይም ደግሞ የሚያዘገይበት ሂደት አለና ጥሩ ዘር ከጥሩ አትክልቶች ጋር የተዳቀለ ጥሩ የሆነ ፍሬም ይሰጣል በፍጥነትም ለምርት የሚደርስበት ሂደት አለ ማለት ነው። እና እንግዲህ እንደ አጠቃላይ አትክልቶች በጣም በልዩ ሁኔታ ለሰው ልጆች በጣም ልዩ ልዩ ጥቅም አላቸው ማለት ነው። እንደ አጠቃላይ ስንመለከት እንግዲህ ከዚህም ባሻገር ለምሳሌ እንደ ሎሚ ስንመለከት አሁን እነዚህን ጥቅም ያላቸው ናቸው ለሰው ልጆች ማለት ነው። እንደ አጠቃላይ ከዚህም ደግሞ ስንመለከት ለምሳሌ ትናንሾቹን ወይም ደግሞ እነኚህ በመሬት ሊይዝ መሬት ለመሬት ሊኖር የሚችል ወይም በአጭር የምንላቸው አትክልቶችም አሉ ከፍራፍሬው ጋር እንግዲህ አያይዘን ማየት የግድ ይኖርብናል ይመስለኛል ብዬ አስባለሁ። እና እንግዲህ ለምሳሌ ስንመለከት ጥቅል ጎመን እናያለን ካሮት ይኖራሉ እንዲሁም ደግሞ ቀይ ስር የተለያዩ ለምሳሌ ቆስጣ የምንለው እንዲሁም ደግሞ ከዚህ አለፍ ስንል ሀበሻ ጎመን የምንለው አለ ይሄ ጥቁር የሆነው ማለት ነው። እና እነኚህ እነኚህ አሁን ለምሳሌ በተወሰነ መንገድ የምናያቸው ናቸው ለምሳሌ ድንችንም እንዲሁ እናያለን ስኳር ድንችንም መመልከት እንችላለን እና እንደ አጠቃላይ እንግዲህ ልዩ የሆነ ጥቅም አላቸው ማለት ነው። እያንዳንዱ የፍራፍሬ እና የአትክልት አይነት

እሺ እንግዲህ ማደንዘዝ ትወዳለሽ የሚል ጥያቄ ነው? እንግዲህ ማደንዘዝ እንግዲህ ስንመለከት ሰዎች በተለያየ ሁኔታ ውስጥ ደግሞ በተለያየ የኑሮ ሂደት ውስጥ በተለያየ ውጣ ውረዶችን የሚያሳልፉበት ሂደት አለ። እንዲሁም ደግሞ በተለያየ የመኖር ሂደት ውስጥ ወይም ደግሞ ተለያየ ህይወታቸውን ለማሻሻል ሊሆን ይችላል ቤተሰባቸውን ለመምራት ሊሆን ይችላል እንዲሁ ደግሞ የተለያየ ቤተሰብ ሊመሰርቱም ሊሆን ይችላል። እና በብዙ መንገድ ሰው ልጅ እንግዲህ ተወልዶ ራሱን አውቆ ወይም ደግሞ ራሱን ለመቻል የሚጥርበት የጊዜ ደረጃ አለና ያ ጊዜ ላይ እንግዲህ በጣም በብዙ መንገድ ሰዎች የሚጥሩበት ሂደት አለ። በብዙ መንገድ እንጥራለን ወይም ደግሞ በብዙ መንገድ የተሻለ ለውጥ ለማግኘት ወይም ደግሞ የተሻለ ህይወት ለመኖር በጣም ብዙ ውጣ ውረድ ይኖረዋል እንዲሁም ደግሞ ሌት ከቀን ይሰራል። እንዲሁ ደግሞ ትልቅ በሆነ ሁኔታ በተለያዩ አድካሚ የሚሆኑ ስራዎች ይኖራሉ እንግዲህ ጉልበት የሚፈልጉ ከዚህም አልፎ እንግዲህ የተለያየ ውጤት ለማምጣት የሰው ልጅ እንደ አጠቃላይ በጣም በብዙ መንገድ ይጥራል ይለፋል ይጥራል ወይም ደግሞ ይግራል እንዲሁም ደግሞ ላቡን ያፈሳል ማለት ነው። እና በብዙ መንገድ በብዙ መንገድ ይሞክራል እንግዲህ ያለመታደል ሆኖ ሊሆን ይችላል ወይም ደግሞ በተለያየ ሁኔታ ላይሳካለት ይችላል ማለት ነው። ለምሳሌ የጀመረው ቢዝነስ ሊሆን ይችላል የተለያዩ ግብርና ላይ ተሰማርቶ ሊሆን ይችላል አርብቶ አደር ለምሳሌ ሊሆን ይችላል ወይም ደግሞ አርሶ አደር ሊሆን ይችላል እንዲሁም ደግሞ ነጋዴ ሊሆን ይችላል የተለያዩ ለምሳሌ የቅጥር ስራ ወይ የመንግስት ስራ ውስጥ ሊሆን ይችላል። እንዲሁ ደግሞ የተለያየ የግል ድርጊቶች ውስጥ የሚሰራ ሰው ሊሆን ይችላል እና እንደ አጠቃላይ በኖረበት የሙያ ዘርፍ ወይም ደግሞ ባለበት የስራ ሂደት በጣም በጣም በጣም በትጋት የሚሰራ ሰው ይኖራል ማለት ነው። እና ከዚህ ከዚህ ጋር ተያይዞ እንግዲህ በአጋጣሚ ሆኖ ሁሉም ነገር እንዳሰበው ላይሳካ ይችላል ቢዝነሱም ሊከስር ይችላል ቢዝነስ የገባው እንዲሁም ደግሞ በስራ የቅጥር ህይወት የገባውም ኑሮውን ሲያየው ከእጅ ወደ አፍ ሲሆንበት የሆነ ውስጡ የሚያስበው ይኖራል። እንዲሁም ደግሞ አርሶ አደሩን ለምሳሌ ስንመለከት ምርት በሚገባ ለፍቶ ጥሮ ግሮ ካመረተ በኋላ ለሽያጭ ወይም ደግሞ ለገበያ ሲቀርብ ሲቀርብ በጣም የሚረክስበት ሂደት አለ ሰውየው የለፋበት ወይም ደግሞ ለዛ አትክልት ሊሆን ይችላል ወይም ደግሞ ፍራፍሬ ወይም ደግሞ ጥራጥሬ ሊሆን ይችላል እና ከዚህ የለፋበትን ራሱ መልሶ ላያገኝበት የሚችልበት ሂደት አለ እና ኪሳራ ውስጥ ይገባል ማለት ነው። እና እንደ አጠቃላይ በብዙ መንገድ ሰዎች የለፉትን የኪሳራ ሂደት ለአንዳንዶች የገንዘብ ኪሳራ ሊሆን ይችላል ለአንዳንድ ሰዎች ደግሞ የእድሜ ኪሳራ ሊኖር ይችላል አንዳንድ ሰዎች ደግሞ የጊዜ እንደ አጠቃላይ ኪሳራ ሊኖር ይችላል ለምሳሌ እድሜ የምንለው ለምሳሌ አንድ ሰው የሆነ ስራ ላይ ሁለት አመት ቆይቶ ወይም ደግሞ ለፍቶ ሰርቶ ምንም አይነት ውጤት ሳያይ ወይም ደግሞ ወደ ኪሳራ ሲሄድ ያው ከጊዜ ከማጥፋት ጋር የሚያያዝ ሂደት ነው ማለት ነው። ምን አይነት ነገር ላይ ጊዜያችንን እና እድሜያችንን ማጥፋት እንዳለብን መለየት እንደ እግረ መንገድ ማወቅ ይኖርብናል ማለት ነው። እንደ አጠቃላይ እና እንግዲህ በዚህ በዚህ ምክንያት እንግዲህ የሰው ልጅ መደንዘዝ ወይም ደግሞ አይምሮ ትክክል ያለ ማሰብ ወይም ደግሞ በቃ ከዚህ በኋላ አይሳካልኝም ለፋውም አልለፋውም ምንም አይነት ውጤት አላገኝም እያየሁት ነው የሚል እሳቤ ይኖረዋል እና አይምሮው ጭራሽ ወደ ምንም ወደ ስኬትም ሆነ የተለያዩ ነገሮችን ለመፍጠር አዲስ ነገር ለማወቅም ሆነ ለመረዳት እንዲሁም ደግሞ አዲስ ነገር ለመፍጠር ፈጽሞ አይምሮው አያስብም ማለት ነው። ወይም ደግሞ ባለበት ብቻ ይቆማል ማለት ነው ወደፊትም ወደ ኋላም ሳይል ምንም አይነት ነገርን ለማሳካትም ሆነ ምንም አይነት ጉጉት የማይኖርበት ሂደት እና ወይም ደግሞ ተስፋ የሚቆርጥበት ሂደት አለ እና እንግዲህ መደንዘዝ የሚለውን እንግዲህ ከዚህ ጋር ማገናኘት እንችላለን እና እንደ አጠቃላይ ሄዶ ሄዶ አይምሮው ወደ መደንዘዝ ይሄዳል ማለት ነው። ምንም ነገር ያለማሰብ ለምሳሌ ደስታ ሊሆን ይችላል ሀዘን ሊሆን ይችላል እንደዚህ እንደዚህ አይነት ነገሮች ለሱ ምንም ይፈጠር ምንም ኖርማል የሚሆንበት ወይም ደግሞ ምንም የማይመስለው ፈገግ እንኳን የማይል ይሆናል እና ከዚህ ከዚህ ጋር ተያይዞ ነው እንግዲህ መደንዘዝ የሚለውን ቃል የምንጠቀመው ማለት ነው። እና እንግዲህ መደንዘዝ ትወዳለህ የሚለው ጥያቄ ወደ እኔ ስመለስ በሚገባ እንግዲህ መደንዘዝ የሚለውን ቃል ራሱ ብዙም አልጠቀመውም ወይም ደግሞ አልወደውም ማለት ነው። እንግዲህ መደንዘዝ ምንም አይነት ስኬት ላይ ባንደርስ ምንም አይነት ውጣ ውረድ ኖሮ ኪሳራ ቢኖር ግዴታ አሁንም ነገ የተሻለ ህይወት አለ ብለን በደንብ ማሰብና መረዳት ይኖርብናል ብዬ አስባለሁ እና መደንዘዝ ትወዳለህ የሚለው አልወድም ማለት ነው። እንደ አጠቃላይ እና በጥንቃቄ በጊዜ ሂደት መስራት ይኖርብናል እና ተስፋ መቁረጥ የለብንም

እሺ ጥሩ እንግዲህ ጥላ ወይስ ፀሀይ ትወዳለህ የሚል ጥያቄ ነው አሪፍ ጥያቄ ነው። እንግዲህ እንግዲህ ጥላን እና ፀሀይን እንግዲህ ስንመለከት እንግዲህ ፀሀይን ያው በተፈጥሮ የተሰጠን ጸጋ ነው ማለት ነው። እንዲሁ ደግሞ ጥላውንም እንደ አጠቃላይ ተፈጥሮ የሰጠን ጸጋ ነው ማለት ነው። ለምሳሌ ጥላን ለመፍጠር የተለያዩ ቤቶችን የምንሰራበት ሂደት አለ ወይም ደግሞ የተለያዩ ሸራዎችን ልንወጥር እንችላለን እና ጥላ ይፈጠራል ማለት ነው። ይሄንን እንግዲህ ለመፍጠር እንግዲህ ፈጣሪ ትልቁ ጸጋ ስጦታ አይምሮአችን እንዲያስብ እና እንዲፈጥር ያደረገን ስለሆነ እንደ አጠቃላይ የተፈጥሮ ጸጋ ነው ማለት እንችላለን። እንግዲህ እና በብዙ መንገድ ማየት ይችላል። እንግዲህ ጥያቄውንም በደንብ ስንመለከት ጥላ ወይም ፀሀይ ትወዳለህ የሚለው ጥያቄ እንግዲህ ጥሩ ጥያቄ ነው። እንግዲህ እንግዲህ እኔ በሚገባ ይሄ የምወደው አንዱን ስመርጥ ያው ጥላን ነው ማለት ነው። ምክንያቱም ትንሽ ስናየው ፀሀይም በተወሰነ መንገድ ያስፈልገናል ጥላሁንም በተወሰነ መንገድ ያስፈልገናል ማለት ነው። እንደ አጠቃላይ ለምሳሌ የለምሳሌ አሁን ጥላ ወይስ ፀሀይ ትመርጣለህ የሚለው በሚገባ እምመርጠው ፀሀይን ነው ግን ፀሀይ ላይ ለምሳሌ ብቻ መሆን ትንሽ ጉዳት ይኖረዋል። ወይም ደግሞ የፀሀይ ጨራርም ሊሆን ይችላል የፀሀያ ሙቀት በጣም ከባድ የሚሆንበት ጊዜ አለ ለምሳሌ በጋ ላይ ስንመለከት ወይም ደግሞ በአየር ንብረቱ ከበድ የሚልበት ጊዜ ጊዜ ነው ማለት ነው። በጋ እና አንድ አጠቃላይ ስንመለከት በጋን ማለት ነው። በጣም ሙቀት አለ በጣም ከባድ የሆነ የአየር ንብረት ነው። በጋ እንግዲህ እና ከዚህ ጋር ተያይዞ ትልቅ የሆነ ጥንቃቄ የምናደርግበት ሂደት ነው ማለት ነው። በጣም ይሞቃል በጣም የአየር ንብረቱ ከባድ የሚሆንበት ጊዜ አለ በዚህ ጊዜ አሁን ፀሀይ ላይ ብቻ ብንሆን በጣም ሰውነታችንን መልካችንን ራሱ የሚቀይርበት ይሄዳል ሂደት አለው። ወደ ጥቁር የሚያደርገን ሂደት አለ እና አንድ አጠቃላይ ከዚህ ጋር ተያይዞ ትልቅ የሆነ ችግር ይዞብን ይመጣል ማለት ነው። እንግዲህ ፀሀዩ በጣም ሲበረታብን በጣም ሙቀቱ ሲበረታብን ማለት ነው እና ከዚህ ከዚህ ጋር ተያይዞ ፀሀይ የሚከብድበት ሂደት አለ ማለት ነው። እና እንዲሁ ደግሞ በረሃ ቦታ ላይ እንደ አጠቃላይ ስንመለከተው ፀሀይን በጣም በጣም ከባድ የሚሆንበት ሂደት አለ ለእንቅልፍ እንኳን ለመተኛት እንኳን የሚከብድበት ሂደት አለ። እንዲሁም ደግሞ ተኝተን እንኳን እንቅልፍ እንዲወስደን እንኳን የማይፈቅድበት ሂደት አለ ከሙቀት አንፃር ማለት ነው። ለምሳሌ ቀን አንዳንዴ የሚያርፍ ሰዎች ይኖራሉ እና ከዚህ ከዚህ አንፃር በጣም ከባድ የሚሆንበት ሂደት አለ ማለት ነው። እንግዲህ ጥላ ስንመለከት ያው እንግዲህ የ አንድ ሳንቲም ሁለት ገጽታ ማለት ይቻላል። ምክንያቱም ፀሀይዋ ገና በጧት ሲሆን በሚገባ ሰዎች ወጥተው ፀሀይን ዘና ብለው ይሞቋታል ማለት ነው። እንዲሁ ደግሞ ከሞቋት በኋላ በጣም ፀሀይዋ እያቃጠለች ወይ ደግሞ ሙቀቷ እየጨመረ በሚሄድበት ጊዜ ሰዎች በፍጥነት ወደ ጥላ የሚሰበሰቡበት ሂደት አለና ወይም ደግሞ በተለያዩ ዛፎች ስር ሊሆን ይችላል። እንዲሁ ደግሞ የተለያዩ የተገነቡ ቤቶች ውስጥ ሊገቡ ይችላሉ መኖሪያ ቤታቸው ውስጥ ሊሆን ይችላል እንዲሁ ደግሞ የተለያዩ በረንዳዎች ላይ ሊሆን ይችላል ማለት ነው። ለምሳሌ ሸራዎች ተወጥሮ ውጪ ሊሆን ይችላል። እና ከዚህ ከዚህ አንፃር በብዙ መንገድ እንግዲህ ጥላም የሚፈጠርበት ወይም ደግሞ የሚኖርበት ሂደት አለና ከዚህ ከዚህ አንፃር ማየት እንችላለን ጥላሁንም ማለት ነው። እንግዲህ ከዚህ ጋርም አያይዘን ያው ፀሀይዋን ስንመለከት እንግዲህ በጣም ሙውቀቷ ሲበዛ ወደ ጥላው ስር ልሄድ እንችላለን። ደግሞ ጥላው በጣም ሲበረታብን ብርዱ ያው ጥላ ስር ስንሆን ያው ቅዝቃዜ ነው የሚሰበስበው እና ቅዝቃዜው በጣም በሚጨምርበት ጊዜ ወደ ፀሀይዋ ብቅ ማለት እንችላለን ማለት ነው። ወደ ፀሀይዋ ብቅ ስንል የተመጣጠነ ሙቀት ቅዝቃዜ የነበረውን ወደ ተመጣጣነ የአየር ንብረት ወይም ደግሞ የአየር ሙቀት ሊያመጣ ወይ ደግሞ ተስማሚ አየር የምንለውን ሊያስተካክል የሚችልበት ሂደት አለ። እና ይሄም ታሳቢ ግድ መሆን አለበት ማለት ነው። እንግዲህ ከአየር ንብረታችን ጋር ስንመለከትና እንግዲህ ትልቁ ከዚህ ጋር ደግሞ ተያይዞ ልናየው የሚገባው የአየር ሁኔታውን ተስማሚ የሆነ የአየር ንብረት ለምሳሌ አምስት ሰዓት ስድስት ሰዓት ሰባት ሰዓት በጣም ፀሀይ ይበረታል ይሄን ጊዜ ወደ ጥላ መሆን ማለት ነው። አጠቃላይ

እሺ ስማርት ፎን ትጠቀማለህ የሚል ጥያቄ ነው? ጥሩ ጥያቄ ነው እንግዲህ ያው በተለያየ መንገድ እንግዲህ የተለያዩ ለምሳሌ የተለያየ ቴክኖሎጂ ግኝቶችን ለማየት ለማወቅ ለመረዳት። እንዲሁ ደግሞ የተለያዩ ከተለያዩ ሰዎች ጋር ለማውራት ሊሆኑ ይችላሉ ወይም ደግሞ የተለያዩ ስራዎችን በስልካችን ለመስራት ሊሆን ይችላል። እንዲሁ ደግሞ የተለያዩ ሰዎችን ወይም ደግሞ የተለያዩ እኛን ሊያስፈልጉ የሚችሉ ነገሮችን በሚገባ የምንመለከትበት ወይም ደግሞ በጥሩ መንገድም ሆነ መጥፎ መንገድ አጋጣሚ የምንጠቀምበት ሂደት። እንግዲህ አለና ስማርት ፎን ትጠቀማለህ የሚለው እንግዲህ በሚገባ እጠቀማለሁ ማለት ነው። ግዴታ ቴክኖሎጂውም አሪፍ ደረጃ ላይ ስለደረሰ ጥሩ የሚባል ስልክ እጠቀማለሁ ማለት ነው እንደ አጠቃላይ ትልቅ የሆነ ጥቅም አለው ማለት ነው። እንግዲህ የተሻለ ስልክ ደግሞ ስፓርት ስማርት የምንለውን ስንጠቀም ማለት ነው እንግዲህ አሪፍ ስልክ ጥሩ የሆነ ጥቅም አለው። ምክንያቱም የተለያዩ ስራዎችን በስልካችን ዛሬ ላይ ቴክኖሎጂ እንደዚህ በረቀቀበት ጊዜ የተለያዩ ስራዎችን መስራት እንችላለን በኦንላይን ስራዎች አሉ የተለያዩ እኛን ሰፖርት ሊያደርጉኝ ወይም ደግሞ እኛ ሊጠቁሙ የሚችሉ ማለት ነው። እንደ አጠቃላይ ትልቅ የሆነ ስራን እንሰራበታለን ለምሳሌ ፎቶ እናነሳበታለን እንዲሁ ደግሞ ጥሩ የሆነ ኤዲቲንግ ስራን በሚገባ በስልካችን መስራት እንችላለን እንዲሁም ግራፊክስ ዲዛይንን በሚገባ እንሰራለን ማለት ነው። እንግዲህ እና ጥሩ ገቢም የምናገኝበትም ሂደት አለ ማለት ነው። እንግዲህ እንደ አጠቃላይ በስልካችን ስንመለከት በጣም በጣም አሁን ላይ ጥሩ የሚባል ደሞዝ ከሚያገኘው በላይ ጥሩ የሆነ በስልክ የሚሰራበት ሂደት አለ። እና እና እንግዲህ ስማርት ፎን በዚህ ሰዓት በጣም ወሳኝ እና ወሳኝ ነው ማለት ነው። እንደ አጠቃላይ ስንመለከተው ከጊዜው ጋርም ለመሄድ እንዲሁም ደግሞ ካለንበት የቴክኖሎጂ ሂደት ጋር በጣም በጣም ቴክኖሎጂው በጣም እየፈጠነ ነው እኛ ደግሞ በተወሰነ መንገድ በአቅማችን ልክ መሄድ ይኖርብናል ብዬ አስባለሁ። እና እንግዲህ ስማርት ስማርት ስማርት ፎን ትጠቀማለህ የሚለው በሚገባ እጠቀማለሁ ማለት ነው? አሪፍ ስልክ አለኝ ወይም ደግሞ እጠቀምበታለሁ ማለት ነው አሁንም እተጠቀምኩበት ያለው እሱ ነው ማለት ነው እንግዲህ አሪፍ ስልክ ነው ማለት ነው። እንግዲህ እንግዲህ ስማርት ፎንን ስንመለከተው ይሄ ደግሞ አሪፍ ስልክን እንግዲህ ስንመለከት በጣም በጣም አሁን ላይ ደግሞ በጣም ልዩ ልዩ የሚባለው የስልክ ሂደቶች አሉ ወይ ነው በጣም በጣም ጥሩ የሚሰሩ የስልክ አይነቶች አሉና በጣም እኛን ስራችንን ሊያቀሉ የሚችሉ በጣም ፈጣን ስራዎችን ሊሰሩልን የሚችሉ ማለት ነው። እና ከዚህ ከዚህ ጋር ተያይዞ እንግዲህ በጣም ልዩ የሆነ ጥቅም የሚሰጡን አሉ ማለት ነው። እንግዲህ ለምሳሌ ስንመለከት በጣም ብዙ ጋላሪያችን ውስጥ ወይም ደግሞ የስልካችን ፎቶ የምናስቀምጥበት ውስጥ በጣም ብዙ ፎቶዎችን ሊሆን ይችላል የተለያዩ የምንሰራቸውን ስራዎች ሊሆን ይችላል እንዲሁ ደግሞ የተለያዩ ፋይሎችን ሊሆን ይችላል እንግዲህ እነኚህን አጠቃላይ ሰብስቦ የሚይዝልን ትልቅ የሆነ ስቶሬጅ የሚያስፈልገን ሂደት አለ ማለት ነው። ደግሞ ጂቢ ጂቢው በጣም አሪፍ መሆን አለበት ማለት ነው። እና አሁን ላይ እንደምንመለከተው ለምሳሌ አሁን በጣም አሪፍ መጠነኛ አሁን እንኳን ብናይ መቶ ሃያ ስምንት ጂቢውን እንኳን ስንመለከት ትልቅ የሆነ በጣም በርካታ ነገሮችን በአንድ ላይ ሰብስቦ ማቀፍ ደግሞ አልበሞችን ማስቀመጥ የሚችልበት ሂደት አለና እንደዚህ እንደዚህ አይነት ነገሮች አሁን ስልኬ ሞላ አልሞላ እያልን የማንጨነቅበት ሂደት አለና በርካታ ነገሮችን በአንድ ቦታ ሰብስበን የምናስቀምጥበት ሂደት አለ። እና ይህንንም ትልቅ የሆነ ጥቅም እንዳለው መረዳትና ማወቅ ይኖርብናል ብዬ አስባለሁና። ማንኛውን ደግሞ እንግዲህ እኛን ልንፈልገው የምንችለው ወይም ደግሞ ልናደርግበት ባሰብነው አላማ ላይ ስናደርግበት ወይም ደግሞ አላማው ላይ ስናውለው ትልቅ የሆነ ደስታና እርካታ ይኖረዋልና ከዚህ ከዚህም ማንጻር ትልቅ የሆነ ጥቅም አግኝቼበታለሁ ማለት ነው። እኔ አጠቃላይ ስንመለከተው ምክንያቱም ትልቅ የሆነ የኦንላይን ስራዎችን የሰራሁበት ስለሆነ ደግሞ የተለያዩ አይምሮን ሊያሳድጉ የሚችሉ እንዲሁም ደግሞ ማይንድ ሴት ጋር ተያይዞ ትልቅ ነገሮችን የማገኝበት ሂደት አለና ከዚህ ከዚህ ጋር ተያይዞ አይምሮዬንም በደንብ እንዳውቀው እንድረዳው የረዳኝ ነው ማለት ነው። እንግዲህ ስልኬ ማለት ነው እና በቀላሉ ብዙ ነገሮችን በስልካችን ላይ ስለምንችል እንደ አጠቃላይ እንግዲህ

እሺ በዚህ ቅድም ቅዳሜና እሁድ ምን ታደርጋለህ? የሚል ጥያቄ ነው እንግዲህ አሪፍ እንግዲህ ጥያቄ ነው። እንግዲህ ቅዳሜና እሁድ ስንመለከት ከብዙ መስሪያ ቤት ሰራተኛው ሊሆን ይችላል። የብዙ የራስ ድርጅት ስራዎችን የሚሰሩ የግል ድርጅቶች የሚሰሩ እንዲሁም ደግሞ በተለያየ መንገድ ስራ ላይ በስራ ተጠምዶ የሚቆዩ ሰዎች እንግዲህ በቀላሉ ቅዳሜና እሁድ ላይ አረፍ የሚሉበት ሂደት ነው ማለት ነው። አእምሮአቸውን ረጋ አርግተው አረረፍ የሚሉበት አይምሯቸውን የሚያሳርፉበት መንፈሳቸውን በደንብ የሚያዳምጡበት ሂደት ነው ማለት ነው። እንግዲህ ቅዳሜና እሁድ እንግዲህ ቅዳሜና እሁድ ምን ታደርጋለህ የሚለው ጥያቄ ሀሪፍ ጥያቄ ነው ማለት ነው። እንግዲህ ቅዳሜና ወደ እንግዲህ የማደርገው እንግዲህ ቅዳሜን ስንመለከት ቅዳሜ እንግዲህ የማደርገው ምንድነው ከሰኞ እስከ አርብ የሰራኋቸው ስራዎች አሉ እነሱ የሰራኋቸው ስራዎች በሚገባ መረምራቸዋለሁ ማለት ነው። ምን? ምን ሰርቻለሁ? ምን ምን ይቀረኛል? ምን ምን ባስተካክል የተሻለ ውጤት አመጣለሁ። እቺን ሳምንት ምን ያህል ሰርቻለሁ ውጤቴስ ምን ያህል ነው የሚለውን በደንብ በደንብ በደንብ ፔፐር ላይ በሚገባ እጽፋለሁ ማለት ነው። በጣም በጣም በብዙ ብዙ ሁኔታ ያሳለፍኳቸውን ቀን በቀን ያሳለፍኳቸውን ሂደቶች ስለምጽፍ እነኚህን አጠቃላይ እያመሳከርኩ በሚገባ እጽፋለሁ ማለት ነው ስህተት ያለብኝን ይሄ ይሄ ይሄ ስህተት ነው። ስለዚህ ይሄንን በሚገባ ማስተካከል ይኖርብሃል የተሻለ ውጤት ለማምጣት የተሻለ ደረጃ ላይ ለመድረስ የሚለውን በሚገባ ቅዳሜን ትንትን አርግቼ የማየበት ሂደት ነው ማለት ነው። እንደ አጠቃላይ በጣም በልዩ ሁኔታ ቁጭ ብዬ ችግር ያለብኝን ቦታዎች በጣም በጣም የምመረምርበት ሂደት ነው ማለት ነው እንደ አጠቃላይ ስንመለከተው እንግዲህ ቅዳሜን ስንመለከት እንደዚሁም ደግሞ ቅዳሜ ከሰአትም የቀረኝ ካለኝ ደግሞ በሚገባ ሰርቼ የሆነ የመወዛገብ ሂደት ይኖር ይችላል በአጋጣሚ ማለት ነው ሰኞ ስካርብ የተሰሩ ስራዎች አጋጣሚ ለምሳሌ በገንዘቡ ዙሪያ ሊሆን ይችላል በቃ ዙሪያ ሊሆን ይችላል እንዲሁም ደግሞ በተለያየ ከሰዎች ጋር ያላወጋውት ሂደት እነኚህ እነኚህ ነገሮች አንድ ላይ ሲደመሩ እንግዲህ በተወሰነ ሰዓታት ላልጨርሰው እችላለሁ እና ከሰአትም ሊያቆየኝ ይችላል ማለት ነው እሱንም በሚገባ ተረጋግቼ ረጋ ብዬ በትዕግስት በሚገባ እጨርሳለሁ ማለት ነው። እሱን በሚገባ ከጨረስኩ ያው አመሻሽ ላይ ዘና ወይም ደግሞ አመሻሽ ላይ ምግብ ሊሆን ይችላል የምሰራው ወይም ደግሞ የተለያየ ነገር የማደርግበት ሂደት አለ ማለት ነው። እንግዲህ ወደ እሁድ ስንሻገር ደግሞ እሁድ ላይ ስንመለከት እሁድን እንግዲህ ጠዋት ላይ ከእንቅልፌ እንደተነሳው ወጣ ብዬ አመስግኜ ከዛን ፀሀይን አረፍ ብዬ የምሞቀበት ሂደት አለና ምን ያህል ሂደት እንደተጓዝኩ ምን ያህል ውጤታማ እንደሆነ ምን ያህል ደስታና ምን አይነት ስሜት እንደሚሰማኝ እሱን በደስታ እንትን እያልኩ ወደ ሞቃት አካባቢ አራት ሰዓት ምናምን ላይ ሲደርስ ደግሞ ሻወር ውስጥ በሚገባ ገብቼ ከዛ ሰዓት በኋላ ደግሞ ሌላ ላዛርን የሚሸዱኝ ለምሳሌ ወክ ሊሆን ይችላል ቀስ ብዬ አመሻሽ ላይ እንዲሁ ደግሞ የተለያዩ መዝናኛ ቦታዎች ሊሆን ይችላል እንደዚህ እንደዚህ ያሉ ቦታዎችን በጥሩ ሁኔታ ቀስ ብዬ ለምሳሌ እኔ ብዙም ጊዜ ያው ብዙ ሰው ማብዛት ጫጫታ ይሄ ወከባ ይሄ ግርግር ያለበትን ቦታ አልመርጥም ማለት ነው። በጣም ይደብረኝ እንደዚህ አይነት ቦታ እና ርጭ ያለ ቦታ ቢሆን ሁለት ሰው ሶስት ሰው ቢሆን በጣም ደስ ይለኛል ማለት ነው። እንደ አጠቃላይ እና ከእነኚህ ይሄ ሰውዬ ጋር ዘና ብዬ ተጨዋውቼ ተነጋግሬ ብዙ ነገሮችን በቢገባ እመለሳለሁ ማለት ነው። አመሻሽ ላይ እንዲሁም ደግሞ አንዳንዴ ብቻዬን መንገድ የሚሄድበት ሂደት አለ። የተወሰነች መንገድህ ማለት ነው በዝምታ ውስጥ ሆኜ በጣም በደስታ ውስጥ ላይምሮዬ አስቀምጥና በሚገባ የምሄድበት ሂደት አለ ማለት ነው። እና ጥሩ ጥሩ የሚባሉ ሂደቶችን አሳልፋለው። ማለት ነው። እሁድ እንዲሁም ደግሞ ከዚህም ባሻገር የተወሰነ ጊዜ ላይ ደግሞ እሁዱን ላይ ወደ ሰዓት አካባቢ ላይ ደግሞ ፀሀይ በርታ ስለሚል ያን ጊዜ ላይ ደግሞ የተለያዩ እኔን ይጠቅማሉ የምላቸውን መጽሐፎችን በሚገባ የማነብበት ሂደት አለ ማለት ነው እንግዲህ እንደ አጠቃላይ ስንመለከተው ሰብሰብ አርግተን ይህን ይመስላል ማለት ነው እዳሜና ወደ እንግዲህ

እሺ በእጅ መሸመን ታውቃለህ የሚል ጥያቄ ነው? እንግዲህ በእጄ መሸመን አልችልበትም እና ያው በሀገራችን ብዙ አይነት የሽመና ስራ ላይ የተሰማሩ ሰዎች አሉ ማለት ነው። እንደ አጠቃላይ ስንመለከት በብዙ መንገድ የተለያዩ ጌጣጌጦችን የተለያዩ አልባሳትን የተለያዩ የበአል አልባሳትን በሚገባ የሚሰሩ ወይም ደግሞ የሚሸምኑ በጣም ትላልቅ ጎበዝ የሆኑ ሸማኔዎች ወይም ደግሞ ፈታዮች አሉና በጣም በልዩ ልዩ ሁኔታ በሚገባ ለሰዎች አሪፍ በሆነ መንገድ በተመቻቸው ነው። በተለያየ ባጌጠ መንገድ በሚገባ የሚፈትሉበት ሂደት አለና እንግዲህ ስለ ሸማኔ ወይም ደግሞ ስለ ስለ ፈታይ ስናወራ በጣም በጣም ብዙ ነገር ማንሳት እንችላለን ብዬ አስባለሁ። እና በጥልቀት ማየት እንችላለን እንግዲህ ያው ከመጀመሪያው ከሚሸመነው ወይም ደግሞ ሸማኔ ከምሸምነው ስናነሳ እንግዲህ ያው ሊሸምን የሚችለው የጥጥ የጥጥ እንትኑ ነው ማለት ነው ይሄ አጠቃላይ ይሄ ጥጥ ይዘራል ማለት ነው ኖርማል እንደማንኛውም አዝመራ የሚዘራበት ሂደት አለ። እና ከዛ በኋላ በጊዜ ሂደት ጥጡ ወደ ተለያዩ ወደ በእድገት ደረጃ የማደግ ባህሪ አለው እና እንዲሁም አሪፍ የሆነ የእድገት ጀነ ደረጃ አለው እንደ ጥጡ ልዩነት ቢለያይም ቢለያይም አሪፍ የሆነ እድገት ደረጃ ያሳያል። ከዛ በኋላ ላይ በጣም በጣም የሚገርም ነገር በጊዜ ሂደት ላይ የሚፈለቀቅ ነገር አለው ማለት ነው። ጠቅለል ነው እንደ በጣም ሚለሰልስ በጣም ምርጥ የሆነ ጥሩ የሆነ እንትን ላዩ ላይ አለ ማለት ነው። ከዛ ያንን በሚገባ ጥፍጥሬ የሚባለው ወይም ደግሞ ጥጡ በቀላሉ ከ እንትኑ ላይ ከ ፍሬዋ ላይ የሚላቀቅበት ሂደት አለ በእጅ በቀላሉ ማላቀቅ ይቻላል። እና ያንን እንግዲህ በሚገባ ከተዘጋጀ አሁን ጥጡ ደግሞ በጣም ነጭ ነው ውጥት ነው ሚመስለው እና ያንን በአሪፍ ሁኔታ እንግዲህ ወደ ሚፈለገው ቦታ ከዛ ቦታ ተነስቶ ወደ ሚፈለገው ቦታ ይሄዳልና ከዛም ሲቀጥል እንግዲህ በሚገባ ሸማኔዎቹ እጅ ይደርሳል ማለት ነው ሽመና ሙያ ያላቸው ሰዎች ጋር በሚገባ ይደርሳል። በጊዜ ሂደት ያንን ፍሬውን ከለ ለስላሳው ፀጉር የሚመስለው እንትን ከዛ እያላቀቁ በሚገባ ለብቻ ፍሬውን ለብቻ እንትኑን ዋና መስሪያውን ሽመና መስሪያውን የሚፈትሉበትን በሚገባ እሱን ለብቻ ያረጉታል ከዛ በሚገርም ሁኔታ በተለይ በተለይ ለበአዓት ጊዜ ይሄንን ነጫጭ ልብሶች የሚሰሩበት ወይም ደግሞ የሚሸመኑበት ሂደት አለ እና እነሱን በሚገባ አሳምረው በተለያየ ጥቅስ ላዩ ላይ ሰጥተው በልዩ ሁኔታ ለሰዎች ተደራሽ የሚያደርጉበት ሂደት አለና እንግዲህ በአጠቃላይ ስንመለከተው በጣም በልዩ ልዩ ሁኔታ የሚሰሩበት ሂደት አለ። እና ያው ሽማኔ ስራ በጣም ጥበብ የሚጠይቅ ስራ ነው ማለት ነው እንዲህ በቀላሉ ማንኛውም ሰው ዘሎ ገብቶ የሚሰራው ስራ አይደለም እና ከዚህ ጋር ተያይዞ ትልቅ የሆነ እውቀትና ብልሃት ወይም ደግሞ ችሎታ የሚጠይቅ ነው። እንደ አጠቃላይ ስንመለከተው እና ይሄን እንግዲህ አዎ በልዩ ልዩ ሁኔታ ትላልቅ ባለሙያዎች አሉና ትላልቅ የሆነ የስራው ጥበብ ያላቸው ልምዱ ያላቸው የተለያዩ ጥቅሶችን በሚገባ ጠቅሰው የሚጽፉ ሰዎች በልዩ ሁኔታ አሉና። እንግዲህ እነሱ ናቸው ለመጀመሪያ ጊዜ አሪፍ የአልባሳት ልብሶችን ነው የሚለው ነጫጭ ልብሶችን ለምሳሌ እንደዚህ ጋቢ የሚባሉት ወይም ደግሞ የተለያዩ ነጠላ አይነት ወይም ደግሞ ጥበብ የምንላቸው እነኚህ እነኚህ እንጂ እንግዲህ በልዩ ሁኔታ ላያቸው ላይ የተለያዩ የጥቅስ አይነቶች እድራቸው ላይ የጠቀሱ ወይም ደግሞ የተለያየ ጫፍ ጫፍ አካባቢ ላይ ልዩ ልዩ የሚያማምሩ ጌጣጌጦችን እያደረጉበት እንግዲህ ለብዙ ኢትዮጵያውያን ለብዙ ህዝቦች ተደራሽ ያደረጉበት ሂደት አለና ከዚህ ከዚህ ጋር ተያይዞ ትልቅ የሆነ ስራን ተሰርቷል ብዬ አስባለሁ ይሄንን ደግሞ ሚታወቀው ምንድነው? ለምሳሌ የተለያዩ በዓላት ሲኖሩ በዛ ጊዜ በጣም በሚገርም ሁኔታ ዳር እስከ ዳር ህዝቡ ነጭ ልብስ ነጭ በነጭ ነጭ በነጭ ለብሶ የሚንቀሳቀስበት ሂደት አለና ከዚህ ጋር ስናነጻጽር በጣም ደስ የሚል በጣም ባህላችንን የሚገልጽ የአለባበስ ሂደት አለ ማለት ነው። በአጠቃላይ ስንመለከት እና ያ ያን ስናይ በልዩ ሁኔታ ህዝቡ አሸብርቆ በነጭ ልብስ ሙሉ በሙሉ ሙልት ብሎ ስንመለከተው ልዩ ጥበብ እንዳለ ህዝባችን ውስጥ ወይም ደግሞ ልዩ ጥበብ እንዳለ ሸማኔ ሙያ ላይ መመልከት ችለናል ማለት ነው። እንደአጠቃላይ ይሄንን እንግዲህ ስናየው ይሄን ይመስላል